አዎ ቅመማ ቅመም የበዛበት ምግብ በጣም እወዳለሁ ምክንያቱም አንድ ምግብ ሲሰራ የተለያዩ ቅመማ ቅመሞች ውስጡ ላይ ካሉ ጣዕሙ ከፍ ይላል እንድንበላውም ፍላጎታችንን ይከፍታል። ሁለተኛ እዛ ምግብ ላይ የሚጨመረው ቅመማ ቅመም ለሰውነታችን የሚጠቅሙ ንጥረ ነገሮችን በውስጡ ስለሚይዝ ለ ስለ ሰውነታችን ጤናማ እንድንሆን ያደርገናል በተለያዩ ነገሮች የበለጸገም ስለሆነ እንድንበላው ያስችለናል ማለት ነው።

የምትወደው መጽሐፍ ምንድነው? የምወደው መጽሐፍ የፕሮፌሰር ባህሩ ዘውዴ የዘመናዊ የኢትዮጵያ ታሪክ የተሰኘ መጽሐፍ እጅግ በጣም እወደዋለሁ። ምክንያቱም ዘመናዊ ኢትዮጵያዊ ታሪክ አጻጻፍ ሂደትን በትክክል የተከተለና ትክክለኛ የታሪክ አረዳድ እንዲኖረን የሚያደርግ መጽሐፍ ስለሆነ ካነበብኳቸው መጽሐፍቶች ሁሉ እሱን በይበልጥ እወደዋለሁ። ሁለተኛ ደግሞ ትክክለኛ የታሪክ ማሰሪጃዎችን በማጣቀስ እና ጊዜውን የጠበቀ የአጻጻፍ ስልት በመከተሉ የመጀመሪያ ምርጫየ አድርጌ እወደዋለሁ። ሌላኛው ምክንያት ደግሞ የታሪክ ተማሪ እንደመሆን መጠን። የተለያዩ አሳይመንቶችን እና ግሩፕ ወርኮችን ለመስራት እንደ ሪፈረንስ ስትጠቀሙ ብዙ መረጃዎችን ማግኘት ስለሚያስችለኝ ያን መጽሐፍ ተቀዳም ምርጫ ያደርገዋል።